ማታ ከሰራ በኋላ ብዙ ጊዜ የሚስተካከልውን አስተካክልና። እራት በልቼ በብዛት እተኛለሁ።

የጠዋት እለታዊ ተግባሬ አንደኛ በጠዋት ተነስቼ እሰግዳለሁ። ሁለተኛ ትንሽ እረፍት አደረግና ወደ ቁርስ መሰራራት እሄድና ከዛ ቁርሴን ከበላሁ በኋላ። ቀያይሬ ወደ ስራ እሄዳለሁ።